እኔ ብዙም ፀጉሬን መንከባከብ ምወድ ሰው አይደለሁም በትንሽ ነው። በትንሽ ፀጉሬ ትንሽ ያው ሉጫ ስለሆነ። ድሮ ላይ የብዙ ጭራሽ ነው ማልንከባ ጭራሽ ነው የማላየው ብዙ አልታጠብም ምናምን። ያው አሁን ግን ትንሽ ያው የሆነ ይሄ ጉርምስና ላይ ምናምን ስለሆነ ያው ቶሎ ቶሎ ካልጠጠበ ያው ስለሚያሳክክ ምናምን እንደዛ ስለሚሆን። አሁን ለይ ያው ትንሽ ይሄ ስፖርት ምናምን ስለምሰራ እና በዛውም ገላዬን እታጠባለው እና ሲጨርስ ያው በዛውም ፀጉሬንም የመታጠብ እድል አለኝ እና በዛው ደግሞ በሳምንት ሶስት ጊዜ ምናምን ደግሞ ቅባት እቀባለሁ። እነዛ ነው ድሮ ላይ ብዙ አልቅባም ፀጉሬን ቅባት ምናምን ጭራሽ ነክቶ አያውቅም። አሁን ነው መንከባከብም ትንሽ መንከባከብም የሚባል አይደለም ያው ቅባት ነው ብቻ ትንሽ እንዳይደርቀኝ። ሻውሮም ምናምን ከወሰድኩኝ በኋላ እንትን ምለው ማለት ነው የምት ፀጉሬን ቅባት ምቀባው እንጂ። በሌላ መንገድ ምናምን የተለያዩ ይሄ ለፀጉር የሚሆኑ ምናምን የተለያዩ ቅባቶችን ምናምን ጄል ራሱ እኔ አልጠቀምም ማለት ነው ጄል ራሱ የምጠቀም አይነት ሰው አይደለሁም። በቃ መንካባከብ በሚለው ደረጃ ሳይሆን ያው ትንሽ ያው ይሄ እንዳያሳክከኝ ምናምን ነው። ትንሽ እንዴ እንዳልጥለውም ያው በጣምም ባልንከባከበውም ከነጭራሹም ደግሞ አልተወዉም ያው ግማሽ ላይ ነው ብቻ የሆነ ብታጠብ ነው ከዛ ደግሞ ከታጠብኩ በኋላ በሳምንት ሶስቴ ፀጉሬን ቅባት ብቀባ ነው። እንጂ የተለየ የማረገው ነገር ምናምን የለም። ፀጉሬንም ያው እንግዲህ ሲያድግ ምናምን ያው እቆርጣለሁ በጣም ሲያድግ እኔ ደስ አይለኝም ምቆረጠው አቆራረጥ ደግሞ የሆነ የቤቢ ቤቢ ከት ነው የምቆረጠው ቤቢ ያው ፌድም ደስ ይለኛል ግን። ከትምህርት ጋር አይሆንም ያው በመማር በመማርበት ትምህርት ቤት ያው እንደዚህ አይነት አቆራረጥ እንግዲህ አይፈቅዱም ስለዛ ቤቢ ከት ነው የምቆረጠው። ቤቢ ከት ነው የምቆረጠው ከዛ ደግሞ ያው እኔ ፌድ ምቆረጠው እንትን ሲሆን ነው ይሄ። ክረምት ሲሆን ክረምት ክረምት ሲሆን እንግዲህ ያው ጠብቄ ፌድ እቆርጣለሁ እንጂ ያው ትምህርት ያለ ሰዓት እንኳን የማይቻልና የማይፈቀድ ነገር ነው። ያው ከአቆራረጥም አንፃር እንደዛ ነው ያው በጣም ሲያድግብኝ ቤቢ ነው የምቆረጠው ትምህርት ያለ ሰዓት ማለት ነው። ባለፈውም ያው በጣም ከመጠን በላይ አድጎብኝ ይሄ በጣም አስጠልቶኝ ፀጉሬን ለመቁረጥ እንግዲህ ተገድጃለሁ ትምህርት ቤትም ያው አልተባልኩም ነበር። ያው በአጋጣሚ የሆነው ብሬክ ላይ ነበርን እረፍት ላይ ማለት ነው። እረፍት ላይ ስለነበረን ያው እነሱም ተቆረጡ ምናምን ስለማይሉ እኔም ግን ያው በራሴ ልቆረጥ ብዬ እስከመቼ እነሱ ይሉናል? ብዬ ስለማስብ ያው በራሴ የመቁረጥ አጋጣሚው ነበረኝ በራሴ መቆረጥ ችዬ ነበር። ያው አሁን ተስተካክያለሁ ብቻ ያው በአጠቃላይ ያው እንግዲህ መንከባከብ የሚባል ደረጃ ያው ቅባት ምናምን እየተቀባው ፀጉሬን እየተቆረጥኩ ምናምን ያው እንከባከበዋለሁ። ብሎ ይሻለኛል ያው አልጥለውምም በጣምም ደግሞ አላንከባከበዉም ፎከስም አልሰጠውም ማለት ነው። እንደዛ ነው።

ጥራት ያለው ስራ ማቅረብ እንግዲህ እንደ እንትኑ ነው እንደ ስራው ይወሰናል ጥራት ያለው ስራ ማቅረብ ማለት ያው እንደ ስራው ነው የሚወሰነው። እኔ ያው በጣም አሪፍ እምለው አይነት ስራ ማለትም መስራት የምትችለው አይነት ስራ ከሆነ። ያው በጥራት ለማቅረብ እሞክራለሁ እኔ በተፈጥሮዬም ያው እንትን አይለኝም ይሄ የሆነ ስራን በቃ ከተሰራ በደንብ መስራት አለበት ብዬ የማምን ሰው ነኝ እና ነካ ነካ ማረግ ብዙም ደስ አይለኝም። እና እኔ የምለው ያው እንግዲህ ጥራት ያው በምችለው በማቅ ባቅሜ ጥራት ያለው እና ስራ ለመስራት እሞክራለሁ ማለት ነው። እንግዲህ ያው የማልችለው አይነት ከሆነ እንግዲህ ያው ቀድሜ በመናገር ይሄን ነገር አልችለውም። ብዬ ቀድሜ በመናገር ያው ለሰዎች ቀድሜ መናገር እንትን ቀድሜ እናገራለሁ። ግን የምችለው አይነት ከሆነ ግን የሆነ ጥርት አድርጌ ነካ ነካ ማድረግ ብዙም ደስ አይለኝም። ስለዛ ያው ጥርት አድርጌ በቃ በደንብ አድርጌ መስራት ያስደስተኛል።

ሰዎችን በአይን ነው እንዴ በደንብ ነው እምመለከተው ግን። ብዙ ጊዜ አልመለከትም እኔ ትንሽ አይንም እማፍር ሰው ነኝ። እና ብዙ ጊዜ እኔ ብዙ ጊዜ ነው እሚያጋጥመኝ ራሴንም ያው ስለምመለከት ራሴንም በትንሹ እማውቅ አይነት ሰው ነኝና ያው ስለራሴ ስናገር። ሰዎችን በአይን ነው እንዴ በደንብ ነው እምመለከተው ግን። ሰዎች ሳወራ እንደ ሰው ይወሰናል ብዙ ጊዜ እኔ ብዙ ጊዜ ነው እሚያጋጥመኝ። ራሴንም ያው ስለምመለከት ራሴንም በትንሹ እማውቅ አይነት ሰው ነኝና ያው ስለራሴ ስናገር። እማልመች አይነት ምናምን ከሆንኩኝ ብዙ ጊዜ አይን አይን እያየሁ አላውራም ጭራሽ እንትን ከሆነ አላወራም። በቀን እንግዳ አይነት ሰው ከሆነ ምናምን። እንደዚህ አይነት ሰው ከሆነ እንትን አልልም በፍጹም አይኑን አላየውም አይን አይን አይቼ በቃ አይን አይን እያየሁ ማውራት ትንሽ ያስፈራኛል እና ብዙ እምችል አይነት ሰው አይደሉም የሰው አይነት እንትን እያልኩኝ ማለት ነው። እና ግን ያው ለማየት ምናምን እሞክራለሁ ብዙ ጊዜም በኋላ አንዳንድ ጊዜ ራሱ እንትን ከሰው ጋር ምናምን እያወራው አይን ማየት አይደለም ፊታችሁን ላላየው እችላሁ በቃ ዝም ብዬ እያወራን። አላውቅም ብቻ የሆነ እንደ ድንገት ዞር ብዬ በቃ ሌላ ቦታ እመለከታለሁ እኔ ግራ ያጋባኛል። ያ ባህሪ እና ሰው ደግሞ ምን ብሎ ያስባል ብዬ አስባለሁ ይሄ እንትን። ወሬን ደብሮት ነው ምናምን ብለው። ሰው እንደዛ እሚያስብ ይመስለኛል ግን እኔ አሁን እኔ ተፈጥሮዬ ነው። ተፈጥሮዬ ነው እኔ ራሱ ግራ ይገባኛል በቃ ወላ ይሄን ነገር በጣም እሚቸገርበት ጉዳይ ነው ባይ ዘዌይ ጉዳይ እና። በጣም በቃ ግራ ያገባኝ ከዚህ ቡሃላ በቃ አይን እያየሁ ነው። ከዚህ ቡሃላ አልዞርም ምናምን አላለሁ ምናምን እንደ ልክ በቃ እያወራቸው ምናምን በቃ ድንገት ለምዶብኝ የልማድ ነገር ከባድ ነው በቃ። እዞራለሁ እና በጣም ብዙ ጊዜ ለማስተካከል እሞክራለሁ ብዬ አስባለሁ። ያ ግን በቃ በጣም በጣም እሚከብድ ነገር ነው። ሆኖ ያገኘሁት እንግዲህ ያው ከዚህም ቡሃላ እንግዲህ ያው ተስፋን አንቆርጥም ያው አስፈላጊ ነገር ነው ይሄው። ሰው የሆነ የዕራስ በራስ መተማመን ራሱ እሚገኘው ከዛ ነው። የሰው አይን በማየት ነው እና እንኳን እንደዛ ራሱ ከሰው ጋ ራሱ ያው ተፋጥጬ ምናምን ማየት። አልችልም የሆነ ሰው ድንገት የሆነ ብንተያይ ቀድሜ እኔ ነኝ። ከዛ አይኑን እንትን እምለው ማለት ነው። ይሄ እምነቅለው ቶሎ ብየ በቃ የሆነ እምዞረው እኔ ነኝ እና በቃ ሰውን እንደዛ። ማየት ራሱ በጣም ይከብደኛል። የሰው አይን ማየት እና ያው አሁን እንዳልኩት እንግዲህ እንትን ማለት እፈልጋለሁ ይሄን ነገር። ማስተካከል እፈልጋለሁ ምናምን እንዴት እንደሚተው? የተለያዩ ነገሮችን በማንበብ የተለያዩ ነገሮችን በመውሰድ ከሰዎችም ልምድ በመውሰድ። ይሄን ነገር እንግዲህ ለማቆም እፈልጋለሁ። ምክንያቱም ከባድ ነገር ነው ያው። ሰዎችም በጣም እሚቸገሩበት ነገር ነው በእኔ ብቻ አይደሉም። ብዙ ሰዎችም እሚቸገሩበት ነገር ስለሆነ ያው ያን ነገር እንግዲህ እኔ አስተካክዬ። በራሴ ሞክሬ ምናምን ያው ችየበት። የሰው አይን በመመልከት ምናምን ማውራት ጀምሬ። ለሌሎች ደሞ እንደዚህ ለከበዳቸው ሰዎች። ባማክር ምናምን እንደዚህ ስትራግል እሚያደርጉ እሚከብዳቸው ሰዎችን ምናምን። ለነሱ ያው እንትን ብል ይሄ ምንድነው? የሆነ ምክር ብሰጥ ምናምን እንዴት እንደሚተው እኔም ይሄን ነገር ያለፍኩበትን መንገድ ምናምን። ለሰዎች እኔም ባሳያቸው በጣም ደስ ይለኛል ማለት ነው። እና ይሄ ነው በቃ።

እንግዲህ እኛ በባህላችን ሰርግ እንግዲህ በጣም ደስ ሚል ነው አንድ በጣም የምወደው ነገር ከኢትዮጵያ ባህል። እንትን ነው የሰርግ ስነ ስርዓት ነው። መጀመሪያ እንግዲህ ወንዱ መጀመሪያ ሽማግሌ ይልካል ወደ ሴቷ ቤት። በቃ እንዲህ ባህል አለ የሆነ ሽማግሌዎች ሶስት ሽማግሌዎች ከአራት ብዙ ብቻ በቃ ከሶስት ያልበለጡ ከሶስት ሚበልጡ ማለት ነው። ሽማግሌዎች በቃ እንዲህ ይላካል። መጀመሪያ ሰዎች ሽማግሌዎች በር እንትን ይላሉ ይቆማሉ አባወራው ፊት የሴቷ አባት ፊት ማለት ነው ከዛ ይቆማሉ። ምን? ይሏችኋል ከዛ ይሄ ልጃችን ለ ልጃችን ብለን ነው ቆማችሁ ቁጭ በሉ ስል ልጃችን ለልጃችን ብለን ነው ምናምን ይላሉ ከዛ እሺ ቁጭ በሉ ሲባሉ አይ በቃ ካልፈቀዱ ምናምን አንቀመጥም ይላሉ። ከዛ እንደዛ ካሉ በኋላ እሺ ምናምን ይባላል። ይፈቅዱላቸዋል እዛ ልጁ ምን አለው ይባላል? መጀመሪያ እንደ ልጁ ምን እንዳለው ዝም ብለው አይሰጥም እንግዲህ። ለአንድ አባት እንግዲህ ልጁን ለማንም አይሰጥም ስራ ለሌውም ምንም የሆነ ሚጨበጠው ነገር ሚያዝ ነገር ከሌለ ሰው አሳልፎ አይሰጥም። እና ያው በዚህ ጊዜ የተላኩት ሽማግሌዎች ያው ልጁ ያለውን ነገር እንዲህ እንዲህ ነው ከፀባይም አንፃር ከገንዘብም አንፃር ከተለያዩ ነገሮች አንፃር። የወንዱን ያለውን ነገር ምናምን ከየት? የቤተሰቦቹን ማን ማን እንዳሳደገው ምናምን? አጠቃላይ ብዙ በቃ መረጃዎችን ጥሩ ሚባሉ መረጃዎችን ይሰጣል ማለት ነው። እና በዚህ ጊዜ አባት ከተስማማ እንግዲህ ልጁን ለመስጠት እንግዲህ በዛ ከወሰነ ያው የልጁን ባህሪ በሰማው በሰማው መሰረት። የልጁን ባህሪ ልጁ ያለውን ነገር ልጁ ያለውን ገንዘብ ምናምን ሚጨበጥ ነገር ምናምን እንዳለው። ካወቀና ከፈቀደ ከባህሪም አጻር በገንዘብ ብቻ አይደለም። ያው ገንዘብ ኖሮት እንግዲህ ያው ስነ ምግባር ላይኖረው ስለሚችል። ከስነ ምግባሩም አንፃር አጣርቶ ምን ብሎ? ምናምን ነው የሚፈቅደው እና ያው ከተፈቀደላቸው እንግዲህ በቃ ይፈቀዳል ምናምን እሺ ይባላል። እሷም ወደ እሱ ቤት እንትን ትላለች ወደ ወንዱ ቤት ትገባለች። ጥሎሽ ይጣላል ምናምን። እና በቃ እንደዛ ሰርግ ነው። መጀመሪያ ላይ ያው እንትን አለ ሰርግ አለ። ሰርጉ ምናምን በቃ በቤትም ሊዘጋጅ ይችላል ሰርጉ። እንዲሁም ደግሞ አዳራሽ ምናምን ካለ አዳራሽ ተከራይቶ ምናምን ያው ድል ባለ ሰርግ እንትን ሊሆን ይችላል። ይሄ እንትን ሊል ይችላል ማለት። ነው ሊዳሩ ይችላሉ ማለት ነው። ከዛ ደግሞ ምን አለ? ብቻ በቃ እንደዛ ይዳራሉ ምናምን እሷም ወደ ወንዱ ቤት ትገባለች። እዛ እሱም ከዘመድ አዝማድ ጋር ይቀላቀላል ምናምን ይተወቃቸዋል። ቤተሰቦችን ከዛ ደግሞ መልስ አለ። መልስ እንዲሁ በዚህ በቤት ውስጥ ሚዘጋጅ ምናምን ነው። ከሰርግ በኋላ ሚመጣ ምናምን ብቻ እንደዛ ነው ማለት ነው።

ቤቴን ያው እኔ ከወላጆቼ ጋር ነው የምኖረው እና ከወላጆቼ ጋር እስከምኖር ድረስ። ብዙም የማስዋብ ስራ እኔ አልወጣም። ብቻ ግን ያው እኔ እንትን ቢኖረኝ እኔ የራሴ ቤት ቢኖረኝ። ያው እማስበው አንደኛ ያው መጀመሪያ በንጽህና በመያዝ ነው አንድ በምን በንጽህና መያዝ ራሱ ቤትን በንጽህና መያዝ ራሱ አንድ ውበት ነው። ያው በንጽህና ቤት የመጀመሪያ በመያዝ ያው ለማስዋብ እሞክራለሁ። በቃ የተለያዩ ጌጣጌጦችን ምናምን በተለይ በተለይ ስዕል በጣም ነው የምወደው። ይሄው በቃ ከተፈጥሮ ጋር የሚገናኙ ስዕሎችን። በቃ ብዙም ሳይበዙ ምናምን በቃ ግድግዳ ላይ በመስቀል ምናምን። በእንደዚህ አይነት ነገር ማስዋብ እቃዎችን ደግሞ በዛ በቃ በዛ ለማድረግ የሆነ ሰፊ ቤት ሆኖ መ እቃቃዎችን በጣም እንትን ባለማብዛት ማለት ነው። ከትንሽ እቃ ትንሽ ሶፋና አልጋ ማነው ሶፋ ሶሪ ሶፋና ለሳሎኑ ማለት ነው ሶፋና ቲቪ ምናምን በቃ መመገበያ ጠረጴዛ ምናምን በቃ ሌላ ምንም አስፈላጊ አይደለም። የሆነ ቤት ራሱ አንድ ውበት የሚኖረው የሆነ ሰፋ ሲል ነው ጭንቅንቅ ምናምን ብሎ ነው በቃ ጸዳ ቤት ራሱ የሆነ ድምቅ ቢል እራሱ ደስ አይልም በቃ ሰፋ ቢል ነው። በጣም ደስ የሚለውና ያው እንደዛ ለማስዋብ የተለያዩ ስዕሎችን ለምን በመስቀል ሌላ ደግሞ በቃ እንዲህ ምንጣፎች ራሱ አንድን ምርጥ ነገር ናቸው። አነስ ያሉ ምንጣፎች በተለይ በሶፋዎቹ መሃል ምናምን በሶፋዎቹ መሃል አካባቢ ምንጣፍ በማድረግ የተለያዩ በቃ ጌጣጌጦችን በማድረግ ምናምን። ቤቴን እንግዲህ ለማስዋብ እኔ እሞክራለሁ። በአሁን ጊዜ ግን አሁን ላይ ግን በምንኖርበት ቤት ብዙ የሚዋብ ነገርም የለውም። ብቻ የት እንደሚሽ በቃ ከጽዳት አንፃር ነው ጽዳቱን ምናምን ከጠበቀ። አንድ ቤት ጽዳቱን ከጠበቀ ራሱ አንድ ውበት ስለሆነ ያው አሁን ባለሁበት ቤት። ጽዳት ያለው ቤት ነው በቃ እንደዛ ብቻ እንደዛው ነው ይዋባል ማለት ነው

ማታ ምመገብበት ሰዓት እንግዲህ እንደ እንትን እንደ ሁኔታው ነው። ብዙ አቭሬጅ የሚባል ወይም ማካከለኛ የሚባለው እንትን ሲሆን ነው። አማካኝ የሚባል በቃ ሁለት ሰዓት አካባቢ ነው። ሁለት ሰዓት አካባቢ ሲሆን እኔ እራቴን የምመገብበት ሁለት ሰዓት አከባቢ ሲሆን ነው ብዙ ጊዜ ማለት ነው። እና ያው እንግዲህ አንዳንድ ጊዜ ሊቆይ ይችላል። እኔ ብዙ ጊዜ ያው አንዳንዴም ሶስት ሰዓት ምናምን ሊሆን ይችላል። እንደው አይተነው እኔ አሁን ጥናት ምናምን ላይ ስሆን። በጣም በቃ የሆነ በጣም ደስ የሚለኝ በጣም በቃ ጥናቴን ጨርሼ ነው። ምናምን የምበለውን እና አንዳንድ ጊዜ በጣም የምቆይባቸው ምናምን ጊዜዎች ምናምን ሊኖሩ ይችላሉ። የሆነ አንዴ ከያዝኩኝ ጥናቱን ምናምን ቶሎ ለማስለቀቅ ምናምን ስለሚያስቸግረኝ። ያው እሱን ጨርሼ ለመብላት ነው የምፈልገው እና በዛ በዛ ትንሽ ልቆይ እችላለሁ። ግን አብዛኛው ጊዜ ሲሆን ነው ውይ ሁለት ሰዓት አካባቢ ሲሆን ነው። አንዳንዴም ያው ስልኬ ምናምን ቻርጅ ምናምን እንትን ሲለው ይሄ ሲያልቅብኝ ያው በስልኬ ነው የማጠናውና ስልክ ቻርጀር ስያልቅብኝ ጊዜ ምንድነው የማደርገው? ቀድሜ ለመተጣጠብ ያው ሰከቼ ስልኬን ቀድሜ ለመተጣጠብ። ምናምን ለመጸለይ ምናምን ከዛ እንደዚህ አድርጌ ከዛ ደግሞ። ሁለት ሰዓት አካባቢ ሲሆን ደግሞ በዛው እራቴን በልቼ ያው ስልኬ ሲሞላልኝ ስልኬን እንደዛ እንትን እንድጠቀምበት ማለት ነው። ስልኬ ሲሞላኝ እንድጠቀምበት ያው ቀድሜ በዛ ሰዓት በቃ የሆነ ቀደም ሲል ማለት ነው። እንደዛ ስልኬን ለመሰካት ከሆነ ያው ቀደም ብዬ እንትን ለማለት እሞክራለሁ። ይሄ ቀድሜ ለመመገብ እሞክራለሁ ለመብላት እሞክራለሁ። ግን አንዳንዴ ጊዜ ደግሞ ያው ጥናት ላይ ምናምን ስሆን ደግሞ የሆነችን ጥናት ስጨርስ ምናምን ስለምል አንዳንድ ግዜ ደግሞ ያው ልጣላም እችላለሁ። እኔ ብዙ ጊዜ አልጠየቅም የሆነ እንብላ ምናምን አልልም። እኔ በቃ ቤት ምናምን እንደዚህ እንብላ ምናምን ሲሉ እኔም ጥናቴን ያው አቋርጬ ምናምን ያው ብዙ ጊዜ የሚባለው ያው እንትን ሰዓት ነው። ይሄ ሁለት ሰዓት አካባቢ በቃ ህይወት ህይወቴ እንደዛ ሁለት ሰዓት አካባቢ እንብላ ምናምን ይባላል ማለት ነው። ሰው